በእጅ መጻፍ አወዳለሁ ምክንያቱም ቀለል ይልልኛል አነስ አነስ ያለ ጽሁፍ የምጽፍበት ቀን። በእጄ ነው የምጽፈው ማስታወሻ ደብተር ላይ። የተለያዩ ሽቶችን ስጽፍ እንደዚህ አነስ አነስ ያለ ጽሁፎችን ስፈልግ ማስታወሻዎችን። ኖትቡክ ማስታወሻ ስፈልግ አነስ ያለ ጽሁፍ በእጅ ነው የምጽፈው። ከዛ ውጪ በዛ ሲል ግን ወደ ኮምፒውተር ነው የምጽፈው። ስለዚህ በእጅ መጻፍ ይመቸኛል ቀለል ያለ ፈጠን ስለሚልልኝ ከኮምፒተሩ የበለጠ የማፈጥነው በእጅ ነው። ስለዚህ በእጅ መጻፍ እወዳለሁ።

ደንበኞች ጋር አዎ ማለት የራሴ የሆነ ደንበኛ ሳይሆን መስሪያ ቤት የተቀጠርኩበት መስሪያ ቤት ሲልከኝ እዛ ቦታ ከእነሱ ጋር አገኛችኋለሁ። የራሴ ግሌ ስራ ስለሌለኝ የራሴ ደንበኛ የለኝም። ግን መስሪያ ቤቱ በላኩኝ ደንበኞች ስራ አለኝም ብሎ የሚልክበኝ ቦታ ሲሄድ አገኛቸዋለሁ። ሁሉንም ስራ የተሰጠኝና ሀላፊነት በአግባቡ ተወጥቼ አስረክባለሁ ማለት ነው። የራሴ ደንብኞች ሳይሆኑ የድርጅት ወይ የመስሪያ ቤቱ ደንበኞች ናቸው የሚሆንት ማለት ነው። ስለዚህ አገኛቸዋለሁ።

የስራ ስነ ምግባር አከብራለሁ። ምክንያቱም ስራውን ስለምፈልገው፣ መስራት ስለምፈልግ፣ የተማርኩት ትምህርትም ስለሚያስገድደኝ ስነ ምግባር ምግባር ግዴታ ነው። ምክንያቱም ለወር መቀጠል፣ ከስራው ጋር ለመቀጠል፣ ሀገርን ለማገልገል፣ ህዝብን ለማገልገል ስራ አክብሮ በሰአት ተገኝቶ በጥራት ሰርቶ በጥራት አደራ የተሰጠን አደራ በአግባቡ መወጣት አስፈላጊ ስለሆነ ስራን በማክበር ግዴታ ነው። ስራ ስነ ስርዓት አለው። ስራ ደግሞ እንጀራ ነው። ስራ ሁሉ ነገር ነው። ስራ ስናከብር ሁሉን ነገር እናገኛለን። ከስራ ስለሚገኝ ቤተሰብ የምናስተዳድረው ስራ ስናከብር ስንወድ ስንሰራ ስለሆነ ስለዚህ ስራ ስነ ምግባር በደንብ እከተላለሁ። ያሉኝን ነገር በተግባር አከናውናለሁ።

ገመድ አዎ እጠቀማለሁ። ለአንዳንድ ጉዳዮች ስፈልጋቸው። በተለይ ልብስ የምናሰጣው በገመድ ስለሆነ ገመድ ነው የምንጠቀመው ልብስ ስናጥብ። በሳምንት ሶስት ቀን አጥባለሁ ብያለሁ። ስናጥብ ገመድ ላይ ውጪ እናሰጣለን። ገመድ ከሌለ የሚሰጣበት ቁሳቁሶች ሌላ ስለሌለው ገመዱ ላይ እናሰጣለን። አንዳንድ ነገር ለማሰር ቤት ውስጥ የምናስራቸው ነገሮች አሉ። መጋረጃ ይታሰራል። ሸራዎች ይታሰራሉ። የተለያዩ ገመዶች ስለሚያስፈልጉ ገመድ መጠቀም አውቃለሁ። በአግባቡ እጠቀምበታለሁ።

የክላውድ ማከማቻ ከተባለ ጎግል ድራይቭ ወይ ጎግል የሚያዘጋጅው ማከማቻ ነው የምጠቀመው እንጂ ከዛ ውጪ ሌላ ምጠቀመው ማከማቻ የለኝም። ፎቶዎቼን የድሮ የተነሳሁትን ጎግል ፎቶ ላይ አስቀምጣለሁ። ማስታወሻ ዶክመንቶችን ምፈልጋቸውን ፋይሎች እንዳሉ እዛ ላይ ባክአፕ አስቀምጫለሁ። እነሱን እጠቀምባቸዋለሁ ስፈልጋቸው ከዛ አንስቼ እጠቀምባቸዋለሁ። ማከማቻዬ እንግዲህ የጎግል ድራይቭ እና ጎግል ፎቶ ነው። እነዚህን ነው የምጠቀማቸው ሌላ የተጠቀምኩት የለም እስካሁን።

የበጎ አድራጎት አዎ ስራ ሰርቼ አውቃለሁ። በተለይ ደም ልገሳ ጊዜ ቀይ መስቀል። ደም ሰጥቼ አውቃለሁ። ኤለመንተሪ እያለን ደግሞ አትክልት ተክዬ አውቃለሁ። ባህር ዛፍ። ለቀበሌ ለአካባቢያችን ወጥተን እንተክል ነበረ። እነዚህን አርጌያለሁ። ደም ሰጥቻለሁ ደም ለሚያስፈልጋቸው ሰዎች ሲባል ካደኩ በኋላ ደም ሰጥቼ አውቃለሁ። እነዚህን ነው በዋናነት እኔማ የሰራሁት በጎ አድራጎት

የቴክኖሎጂ ችግር ሲያጋጥመኝ በራሴ እሞካከራለሁ እያነበብኩ ከጎግል ላይ እየጠየኩ አሁን አሁን ኤአይዎች ስላሉ እነሱን ላይ በመጠየቅ ለ ችግሩን ለመፍታት እሞክራለሁ። በጣም ቴክኒካል የሆኑ ደግሞ አስቸጋሪ ሲሆኑብኝ ካቅሜ በላይ የሆኑ ነገሮች ሲሆኑ ደግሞ ወደ ባለሙያ እወስዳለሁ ማለት ነው። መጀመሪያ ራሴ ለመሞከር ለመጣር ነገሩን ለማስተካከል እሞክራለሁ ቀለል ያሉ ነገሮችን አስተካክዬም አውቃለሁ። ከበድ ከበድ ያሉ ደግሞ ዲቴል ደግሞ እውቀት የሚፈልጉ ሲሆኑ ደግሞ ከእኔ ከፍ ያሉ ትምህርቱን የሰለጠኑበት ባለሙያዎቹ ጋር ወስጄ እዛ አስተካክላለሁ ማለት ነው።

ቅሬታዎችን የማስተናግደው እንግዲህ የተሰጡኝን ሀላፊነቶች ባግባቡ ለመወጣት ህብረተሰቡ ጋር ሄጄ አንዳንድ ስራዎችን እሰራለሁ። ስለዚህ ህብረተሰቡ ደግሞ የሚ መጠየቅ የሚፈልጉ ነገሮችን ማስተካከል ያለበትን ህብረተሰቡ የሚፈልጉን ነገር። ይነግሩኛል እኔ ደግሞ ለመስሪያ ቤቴ አሳውቃለሁ። በጽሁፍ በሚሰጡኝ የስራ ታብሌቶች እነሱ ላይ እመዘግባችኋለሁ። ወደ መስሪያ ቤቱ አሳልፋለሁ። አንዳንድ ጊዜ የሚፈታበት ጊዜ ይኖራል ስለዚህ የህብረተሰቡን ቅሬታ በምሄድበት የስራ ሁኔታ እቀበላለሁ ማለት ነው። ሁሌ መቀበል ነው። እዛው እኔ የማውቀው ነገር የምነግራቸው ነገር ካሉ እዛው እመልስላችኋለሁ። የማልመልሳቸው ከእኔ አቅም በላይ የሆኑት ደግሞ አሳልፋለው ለመስሪያ ቤቱ

ስራዬ አድካሚ የሚባል አይደለም እኔ የምሰራው የጥናትና ምርምር ስራ ስለሆነ የምሰራው በርግጥ ድካም ያለበት የእግር ጉዞ ሲኖረው ርቀት ያለው መንገድ ውጣ ውረድ ስንወጣ ነው እንጂ ስራው የእውቀትና የጭቅላት ስራ ስለሆነ አድካሚ ነው የሚባል ውስጥ አይመደብም። ያው እንዳልኩት ከጉዞ ጋር የተገናኙ ከመንገድ ጋር የተገናኙ ስራዎች እዛ አካባቢ። ስንሄድ ጉዞ ላይ ነው እንጂ ትንሽ ድካም ያለው ስራው የአእምሮ ጉዳይ ነው

የትንኝ መረብ በግሌ አልጠቀምም ምክያቱም ትንኝ እኛ አካባቢ ብዙ የለም። ነገር ግን ትንኝ ማለት ጉዳት የሚያመጣ ትንኝ የለም አልፎ አልፎ ግን አነስ ያሉት ዝምቦች ይኖራሉ። እነሱን ለመከላከል ለልጅ ለህፃን ልጅ ነው እንጂ የምንጠቀመው ለራሴ አልጠቀመም ለህፃን ልጅ እሱ ራሱ አነስ ያለ። ነበረው አሁን ግን ትንሽ እራሱን ስለቻለ አሁን የላቸውም። ልጆቼም እኔም አልጠቀምም አሁን በዚህ ሰዓት። ገጠር ስሄድ ግን አንዳንዴ እጠቀማለሁ ገጠር ክፍለ ሀገር ችግር ያለበት አካባቢ ወባ ያለበት ትንኞች የሚበዙበት አካባቢ ስንሄድ እጠቀማለሁ። እንጂ እዚህ ከተማ ውስጥ አሁን ባለውበት የኑሮ እየተጠቀምኩ አይደለም።

በቪዲዮ ጥሪ አደርጋለሁ። ስፔሻሊ በዋትሳፕ በቴሌግራም። ጥሪ አድርጌ አውቃለሁ። ክፍለ ሀገር ለስራ ስወጣ ለባለቤቴ እደውላለሁ። ለስራ ጓደኞቼም እደውላለሁ። ለስራ ጉዳይም አንዳንድ ጊዜ በቪዲዮ ኑ ግቡ ስንባል በዛ ሁኔታ እንጠቀማለን። ስለዚህ በየቪዲዮ ጥሪ አደርጋለሁ በአጠቃላይ እጠቀምበታለሁ።

ሃይማኖታዊ ግብር እውነቱን ለመናገር እያከበርኩ አይደለም። በፊት እንኳን አከብር ነበረ ለረጅም ጊዜ ከተወሰነ ጊዜ በኋላ የገንዘብ ችግር እጥረት። እየገጠምን ሲመጣ። ከቤተሰብ ጋር መጨመር የተነሳ። ገንዘብ ሊበቃልኝ ስላልቻለ እርግጥ ስለበቃ አይደለም የሚከፈለው ካለው ላይ መክፈል ነበረብኝ። ስለዚህ አሁን ከተወሰኑ ጊዜያት በኃላ እየከፈልኩ አይደለም ግን ላስተካክል አስቤያለሁ። እግዚአብሔር ስራ የተሻለ ነገር ቢሰጠኝ ብዬ አስባለሁ ግን አስተካክላለው ዞሮ ዞሮ። ሃይማኖታዊ ግብር እያከበርኩ አይደለም

የስራ ልብስ ብዙ አልጠቀመም። አልፎ አልፎ እንግዲህ ስራ እንችል። የተጠቀምኩባቸው በጣም በጥቂት በጣት የሚቆጠሩ ናቸው ሁለት ወይ ሶስት ጊዜ ይሆናል። የተሰጠን ዩኒፎርም አለ እሱን ለብሰን ወደ ስራ የገባንበትና ቢሮ ውስጥም የሰራንበት አለ። ከዛ ወደ ፊልድ ስንወጣ የለበስናቸው ቲሸርቶች አሉ። የስራ ልብስ እነሱን ነው እንጂ የተጠቀምኩት። ለየት ያለ የስራ ልብስ ከበድ ያለ ወይ ደግሞ ቆሻሻን የሚከለከል የስራ ልብስ ሳይሆን። ለመለያያነት የተጠቀምኩት ከቢሮ የተሰጠውን ቲሸርቶችና ጃኬቶች አሉ እነሱን ተጠቅሜያለሁ።

ታሪክ የምነግረው ለልጅ ነው ለልጅ ልጅ ነው ለትልቋ ልጄ አራት አመቷ ነው የልጆች ታሪክ አነብላታለሁ እነግራታለሁ የማስታውሰውን አጠር አጠር ያሉ እንደ ዜብራ አምበሳ የጦጣ የመሳሰሉትን ነገሮች አጠር ያሉ ነገሮችን መንገድ ስንሄድ እነግራታለሁ ቤትም ስንሆን አነብላታለሁ እነግራታለሁ። ስለዚህ ታሪክ መንገር ለልጅ እንጂ ለትልቅ ሰው ተናግሬ አላውቅም ለህፃን ልጄ ግን ታሪክ ነገር እነግራታለሁ በደንብ እንድታሰላስል ማዳመጥን የራሷ ችሎታ እንድታዳብር እነግራታለሁ ማለት ነው ስለዚህ ለትልቅ ሰው ሳይሆን ለህፃን ልጅ እነግራለሁ።

ገንዘብ በስልክ እልካለሁ በደንብ ነው የምልከው እቀበላለሁም እልካለሁም አሁን ጊዜውም ስለሆነ መላክ ከጀመርኩ አመት ያልፈኛል ሁለት አመትም ይሆናል። ስማርት ስልክ ነው የምጠቀመው ስጠቀም እልካለሁ። በተንም ትንሿንም ስልክ ጠቃጠቆም ስትጠቀም ቀላል ስለሆነ ዘዴው በደንብ እልካለሁ። እቃም ስገዛ እልካለሁ። ለክፍያ አንዳንድ ነገሮችን ስከፍል እልካለሁ። ለሰው ለዘመድ ለመላክ ለመላክ እንዲሁም ገንዘብ እልካለሁ። ለራሴ ጉዳይ ጉዳዮች ልብስ ምናምን አንዳንድ ሸቀጣ ሸቀጦች ይኖሩ ገንዘብ እልካለሁ። ስለዚህ በስልክ በደንብ ነው የምልከው።

የቤት እቃዎችን የምጠቀመው ከምንኖርበት የቤት እቃዎች ናቸው እንተኛበታለን እንቀመጥበታለን ከአልጋ ጀምሮ ሶፋ አልጋ ቁምሳጥን ልብሳችንን እና የልጅና የኛ ልብስ የሚቀመጥበት ሳጥን አለ። ሳሎን ውስጥ ማለት ነው። አንድ ክፍል ነው ያለን ሁለተኛው ኩሽና ነው። የመጀመሪያ ክፍል ውስጥ ቴሌቭዥን አለ ማለት ነው ጠረጴዛዎች ወንበሮች አጠር አጠር ያሉ አሉ። ቲቪ ማስቀመጫ አለ የውሃ መቅጃዎች አሉ። እንዲሁ አበባዎች አሉ መስታወት አለ። የልጅ ቦርሳ አለ የኛ ቦርሳ አለ። ይሄ ነው ሳሎን ውስጥ ያለው የምንጠቀማቸው እነዚህ ናቸው ማለት ነው። ለማብሰል ደግሞ የምንጠቀማቸው የኩሽና ቤት ያሉት ሳህን አለ ድስት አለ ማብሰያ ስቶቮች አሉ። በርሜሎች አሉ ውሃ የሚቀመጥበት እንዲሁም መደርደሪያዎች አሉ። ከሰል የሚቀመጥበት አለ። ጫማ የሚቀመጥበት አለ መደርደሪያ ማስቀመጫ እቃዎች አሉ። እነዚህ እነዚህ ናቸው ያሉት። እቃዎች የምንጠቀምባቸው የቤት እቃዎች እነዚህ ናቸው።

የምወደው የእረፍት ጊዜ እሁድ ነው። ከሰአት በኋላ ያው እሁድ ደስ ይለኛል ሁለተኛ ላይ ደግሞ ቅዳሜ የእረፍት ጊዜ ከእነዚህ ሁለቱ ደስ ይሉኛል። ሌሎች ጊዜ ቅዳሜን ብሰራ ችግር የለውም ግን እሁድ አንደኛ ነው። ቅዳሜ ሁለተኛ እረፍቴ ነው። ሌሎች ቀን የስራ ጊዜ ቢሆን ደስተኛ ነኝ። ሌላው ደግሞ እረፍት የበዓላት ጊዜ ሳርፍ ደስ ይለኛል። ድግሶች ሲኖሩ የልደት ጊዜ ሲኖር በቃ የአንዳንድ ፕሮግራሞች ሲኖሩ እረፍት ጊዜ እዛኔ ደስ ይላሉ። ከቤተሰብ ጋር ተሰብስበን በዓላትን ስናከብር እሁድም የደስታ ቀን ነው። ደስ ይላል እሱ ነው በቃ ተሰብስበን አንድ ላይ እረፍት ስናደርግ በጣም ደስተኛ ነኝ። ስለዚህ እሁድ እረፍት ጊዜ የምወደው እሱ ነው